ደሞዝ የሚወጠው ወይም የማገኛው በኢትዮጵያ አቆጣጠር ወር በገባ በሃያ ዘጠኝ ነው። አብዛን ጊዮን ጊዜ ከሃያ ስምንት እስከ ሰላሳ ድረስ ይወጣል ግን በተለይ በሃያ ዘጠኝ አብዛኛውን ጊዜ የሚወጣበት ስለሆነ በሃያ ዘጠኝ ደሞዝ አገኛለሁ። ሌላም ያውና የትርፍ ሰአቶችን የምሰራቸው ቦታዎች አሉ። እነሱም እንደዚሁ በሃያ ስድስት የትርፍ ሰዓቴ እነሱን አገኛለሁኝ። እና አብዛኛውን ጊዜ በሃያ ስድስት የትርፍ ሰዓቴ ዋናው ደሞዜ ደግሞ የመንግስት ደሞዝ የምሰራበት ደግሞ በሃያ ዘጠኝ ነው ማለት ነው።

የምወደው የዳቦ አይነት ብዙ ጊዜ የዳቦ አፍቃሪ አይደለሁም ወይም ደሞ የዳቦ ምወድ ሰው አይደለሁም ግን ድፎ ዳቦ ምንለው ይሄ በባህል የሚጋግር ወፈር ብሎ ሚጋገር በባህል ሚጋገር ዳቦ እወዳለሁኝ። እሱም ብቻውን ብዙም መብላት አልወድም ግን። በሻይ አድርጌ እሱን እጠቀማለሁኝ አብዛኛውን ጊዜ እሱን እጠቀማለሁ ከልጅነቴም ትምህርት ቤት እያለሁኝ ጠዋት ጠዋት ድፎ ዳቦ ወይም ጥብኛ ዳቦ ምትባል አለች እሷን በሻይ እየበላሁ ስላደኩኝ። እንዲሁም ዩኒቨርሲቲ ደግሞ በሻይ ዳቦ እየበላሁ ቁርስ ስላሳለፍኩኝ ብዙ ጊዜ ዳቦ እጠቀማለሁ ማለት ነው። የስንዴ ዳቦ

አዎ ጥራት ያለው ስራ ማቅረብ እችላለሁ። ማለትም ጥራት ያለው ስራ በተለያዩ መንገዶች ይገለጻል። አንድ በቢሮ በምሰራው ስራ። ሁለተኛ ደግሞ እንደ ዳታ ሰርቬር ወይም ደግሞ መረጃ ሰብሳብነቴ በተሰማራሁበት የስራ ዘርፍ ላይ ጥራት ያለው ስራ መስራት እችላለሁ። ከዚህም በፊት። ጋራጅ ላይ ስሰራ ትክክለኛ ሜንቴናንስ ዌርዲንግ። ጋራጅ ላይ በጣም የመበየድ ጥራት ያለው በቃ አድርጌ መቁረጥ የመበየድ ስራዎችን ስሰራ ስለቆየው በጣም ደስ ይለኛል። ቤቴም ውስጥ በተለያዩ ነገሮች የቤት ንጽህናም ሊሆን ይችላል። ጥራት እፈልጋለሁኝ እና በጥራት ነው የምሰራው የተሰጠኝን ሀላፊነት። የተለያዩ አሳይመንቶችንም ቢሆን በጥራት የመስራት ችሎታው አለኝ። እና ሁሉን ነገር በጣም ጠንቀቅ ብዬ የምሰራ ልጅ ነኝ።

አዎ ገንዘብ መቆጠብ እችላለሁ። ቆጥቤም አውቃለሁ። ያው በተለያየ መንገድ ገንዘብ ቁጠባዎች አሉ። ከእነዚህም መካከል የባንክ ላይ መቆጥባቸው አሉ። በባህላዊ ነገር ደግሞ የጋራ እቁብ የሚባሉ ቁጠባዎች አሉ። እነዚህን ቁጠባዎቼ በትክክል በየወሩ የቻልኩትን መጠን አንዱ ከደሞዜ ላይ ሌላው ደግሞ ከምሰራበት ላይ እቆጥባለሁ ማለት ነው። እና ደግሞ ገንዘብ መቆጠብ ለተለያየ አላማ ስለሆነ በጣም አስፈላጊና ወሳኝ ነገር ስለሆነ ገንዘብ እቆጥባለው

ትምህርት ቤት የምወደው የትምህርት አይነት ያው እንደየደረጃው ይለያያል። ከአንደኛ ክፍል እስከ ስምንተኛ ክፍል በጣም የምወደው ጂኦግራፊ ነበር ከስምንተኛ ክፍል እስከ አስር ሂስትሪ የሚባል ነበረ ከአስር እስከ አስራ ሁለት ደግሞ አይቲ ወይም ኮምፒውተር ሳይንስ የሚባል ነበረ። ዩኒቨርሲቲ ላይ ደግሞ ያው ኮምፒውተርም አለ የተለያዩ ፊልዶችም አሉ ስለዚህ በተለያየ ሌቭል የተለያየ ትምህርት አይነት እወዳለሁ ግን በአሁኑ ሁኔታዬ ግን ኮምፒውተር በጣም ደስ ይለኛል ስለዚህ ኮምፒውተር ትምህርት በጣም ደስ ይለኛል እሱን እወዳለሁ ማለት ነው። አሁን ባለሁበት ሌብል ግን በታች ባለሁበት ጊዜ ጂኦግራፊ የሚባል ትምህርት ስላለ እሱ ነበር በጣም ደስ የሚለኝ። ያው ማለት በየተርማችን የተለያየ ፑል እንትን አለን የግንዛቤ ሁኔታ እስካለን ድረስ በዚህ ደረጃ ነው እና አሁን ባለውበት እና ዩንቭርስቲ ባለሁበት ግዜ ኮምፒውተር ሳይንስ በጣም ነው ምወደው። ኤለመንታሪ ላይ ግን ጂኦግራፊዬ ነው የምወደው ማለት ነው።

አዎ ቃሌን እጠብቃለሁ። ቃል መጠበቅ ለፈጣሪም በጣም ወሳኝ ስለሆነ። ቃል መጠበቅ በጣም ጽድቅ ስለሚያስገኝ ቃል መጠበቅ ለህብረተሰቡ ታማኝነትን ስለሚሰጥ። ቃል መጠበቅ በስራ ቦታህ ሀላፊም ሆነህ የተለያዩ ጓደኞችህ እምነት ስለሚጥሉብህ። በስራችን ላይ ታማኙን እንድናገለግል ቃላችንን መጠበቅ አለብኝ እጠብቃለሁም። ስለዚህ ከፈጣሪ አንፃርም በሃይማኖትም በማህበረሰቡም ቃል መጠበቅ በጣም ወሳኝነት ስላለው ቃሌን እጠብቃለሁኝ። ያ ማለት ደግሞ እንደ ሁኔታው ሊለያይ ይችላል። ቃል መጠበቅ አንዳንዴ የማይሳካባቸው ነገሮች ስላሉ እነሱን እውነታውን በግልጽ በመናገር የማይጠበቅባቸውን ነገር ግልጽ በመነጋገር ላስረዳ እችላለሁ። እንጂ ማድረግ የምችለውን ነገሮች ግን ቃሌን አጥፌ አላውቅም። እና በትክክል ቃሌን እጠብቃለሁኝ። በትክክል ሲባል ደግሞ መቶ ፐርሰንት ላይሆን ይችላል። ያ ማለት ደግሞ ከመቶ ፐርሰንት የሚያወርደን ነገር ሊኖር ስለሚችል። ቶሎ ብዬ ቃል አልገባም። ከገባው ግን ቃሌን በትክክል

በገበያ ዋጋ መደራደር አልችልም። ምክንያቱም ሰው ሀቀኛ ነው መስሎ ስለሚሰማኝ በነገሩኝ ዋጋ ነው ብዙ ጊዜ ምግበያየው እንጂ ሰውን አስቸግሬ ሰውን በጣም ተጨኘኝ ተደራድሬ ዋጋ ማስቀነስ አልወድም። ስለዚህ በአጠቃላይ ገበያ መደራደር ላይ በጣም ዝቅተኛ ነኝ። ብዙ ጊዜ እኔ ገበያ አልሄድም ምክንያቱም ከሄድኩም ደግሞ የነገሩኝን ያክል ነው ገዝቼ የምመለሰው። እንጂ ተደራድሬ ዋጋ ዝቅ አድርጌ እነሱን ዋጋ እንዲቀንሱልኝ አድርጌ ስራ ገበያን ገብይቼ አላውቅምና። በዚህ ዙሪያ እኔ ደካማ ነኝ።

አይስክሬም አልወድም ብዙ ግዜ እኔ እኔ የምጠቀመው የዳቦ ዘሮችን ስለሆነ አይስክሬም ብዙ ተጠቅሜ ስለማላውቅ እወዳለሁ ማለት አልችልም። ምክንያቱም ያደኩበት ማህበረሰብ ዳቦ በባህላዊ ተጋግሮ እሱን መብላት ነው። እንጂ ክሬም ያለባቸውን ነገሮችን ጣፋጭ ነገሮችን ብዙም ተጠቅሜ ስለማላውቅ አይስ ክሬም ብዙም አልወደንም ተጠቅሜ አላውቅም።

አዎ ሻማ ማብራት እወዳለሁ። ምክንያቱም ሻማ በማህበረሰባችን ተወዳጅ ስለሆነ በሃይማኖታችንም ተወዳጅ ስለሆነ ሻማ ማብራት እወዳለሁ። ያ ማለት ደግሞ በየወሩ የምናበራቸው ለሃይማኖት ብለን ለቅዱሳን ለጸድቃን ለሰማዕታት እያልን የምናበራቸው ሻማዎች ይኖራሉ። በየወሩ ደግሞ ለልደት ወይም ደግሞ ለአንዳንድ ጸበል ጸዲቅ እግዚአብሔር የምናስብበት ቦታዎች ላይ እናበራለን። እና ሻማ ማብራት እወዳለሁ። በጣም ደስ ይለኛል። ያው ማለት ብርሃን መስጠት ስለሆነ ማክበር ስለሆነ ሻማ ማብራት እወዳለሁ።

ቅርጫት የለኝም በአሁኑ ጊዜ ቅርጫት የለኝም። ቅርጫት ግን አቃለሁ ከዚህም በፊት በማህበረሰቡ ስንኖር አንድ ላይ ለተለያዩ አላማ የሚውል የቅርጫት አይነቶች አሉና። ቅርጫ ቅርጫት አሁን በአሁኑ ሌቭል ከተማ ላይ እየጠፋ ይመስለኛል። ግን ገጠሩ ማህበረሰብ አለ አቃለሁ። ስለዚህ ቅርጫት አሁኑ ባሁኑ ጊዜ የለኝም

አዎ ሳህኖችን ማጠብ እወዳለሁኝ። ምክንያቱም ከዚህ በፊት ብቻዬን በነበርኩበት ጊዜ የራሴ የምመገብባቸውን ሳህኖች ራሴ አጥቤ ነው የምጠቀመው። እና ሳህን ማጠብ ወይም ደግሞ ሌሎች እቃዎችንም ማጠብ በጣም ነው የምወደው። አሁን ግን ያው ከትዳር በኋላ ደግሞ ያው ሳህን አጥቤ አላውቅም። ግን በጣም ነው የምወደው አሁንም ቻንሱን እድሉን ባገኝ በጣም ነው ማጣብ የምወደው።

ቀርከሃ በአካባቢዬ አያድግም ምክንያቱም እኔ ከዚህም በፊት የምኖርበት አካባቢ ቆላማ ነው። አሁንም ደግሞ በከተማ ላይ በምኖርበት ጊዜ ምንም ቀርከሃ የሚባል የለም። ሰው ተክሎ አድጎ አይቼ አላውቅምና። ቀርከሃ ሚበቅለው በብዛት ወደ ወንዛማ አካባቢና ወይና ደጋ በሆኑ አካባቢዎች ይመስለኛልና። ቀርከሃ በአካባቢዬ የለም

እኔ ወደ ገበያም የምሄድበት ወደ ገበያም የምሄድበት በሳምንት አንዴ በወር አራቴ ሊሆን ይችላል ማለት ነው። በአጠቃላይ በሳምንት አንዴ ገበያ መሄድ አለብኝ። እሱም ደግሞ አንዳንዴ ያው አትክልቶችን እና የተለያዩ ፍሩቶችን ምገዛበት ወቅት። ወደ ገበያ ይሄዳል

በአደባባይ መናገር አልችልም ብዙም ተሰጥኦ የለኝም በጣም አይናፋር ሚባል ነኝ እና በአደባባይ መናገር በጣም አልችልም። አሁን ግን እየሞከርኩ ነው ማለት ማህበረሰቡን አሁን ኮች ማረግባቸው መንገዶች ወይም ደሞ አጋጣሚው ስላለኝ። እነሱን በመጠቀም የተወሰነ ራሴን የማነሳሳት ሁኔታዎች ላይ ነኝ እንጂ ተፈጥሮዬ ግን በአደባባይ መናገር በጣም አልችልም። ለቀጣይ ግን ማስተካከል እንዳለብኝ አምሮዬ ያምናል

አዎ የፀሀይ መውጣትን አያለሁኝ። ምክንያቱም ጠዋት ወደ ስራ የምነሳበት አስራ ሁለት ሰዓት ስለሆነ። አስራ ሁለት ሰዓት ላይ ተነስቼ ሰርቪስ ለመያዝ ስወጣ። ፀሀይ በምስራቅ በኩል ስትወጣ አያለሁኝ። ስለዚህ በአጠቃላይ የፀሀይ መውጣትን በደንብ ነው የማየው ማለት ነው። በአጋጣሚም ስለሆነ በጣም ነው የምመለከተው